ለደንበኛ አቀራረብ እያዘጋጀሁ ነው። በመጪው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ ማቅረብ አለበት ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችል። የቡድን አባላት ያግዙኛል። አስተያየታቸውን እጠይቃለሁ። አቀራረቡን እናሻሽላለን። ባለን በጣም አሳሳቢ ነው። ግን መዘጋጀት አለብኝ። የደንበኞች በሙያዊነት እንደምንሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ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

የንግድ አውታረ መረብ ዝግጅት ላይ ነበርኩ። ብዙ ባለሙያዎች ተሰብስበዋል፣ አዳዲስ ሰዎችን መጠቁም እድል ነው። በመጀመሪያ ትንሽ ፈራው፣ ግን ወደ አንድ ቡድን ቀረብኩኝ ራሴን አስተዋውቄያለሁ ስለ ስራዬም ተናግሬያለሁ፣ ሌሎችም ስለእነሱ ነግረውኛል የንግድ ካርዶችን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶች ምክር ሰጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን ይህን እድል አመሰግናለሁ የስራ አውታረ መረብ ለእድገት አስፈላጊ ነው።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

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን። አሰልጣኙ እያስረዳ ይሆናል። በትኩረት ማዳመጥ አለብኝ። ማስታወሻ እጽፋለሁ። በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ። ባልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መለማመድ አለብን። ቴክኖሎጂ ያለ ማቋረጥ ይለወጣል